የወተት ተዎጽኦ ቶወጃለሽ ወይ አዎ እፈዳለሁ አንዳንድ ሰዎችን እወዳለሁ ወተት በራሱ አልወድም ማለት ብዙ አይደለሁም ከሚጠጡት መሃል አይደለሁም ወይ ደግሞ በፍቅር ከሚጣጡት መሃል አይደለሁም ብዙም አይደለሁም በጣም የተወሰነ ብቻ ነው ልጠጣ የምችለው ጣዕሙ ሽታው ብዙ አይመቸኝም እውነቱን ለመናገር እንደዚህ ስላንዳንድ ሰዎች ይስቁብኛል ጓደኞቼ ምናምን እናቴ ራሱን ትስቅብኛለች ምክንያቱም ወተት አልወድም የሚል ሰው የድሃ አስተሳሰብ ወይም የሆነ ሰው ነው ምናምን ትላለች እና ወተት አልወድም አልጠጣም ምናምን ስላት ደሃ ነሽ አንቺ ምናምን ትለኛለች። ለማንኛውም ከዛ አንፃር ሳይሆን ሽታው ስለማልወደው ነው ሽታው አልወደውም። ከዛ ደግሞ ከሆነ ጊዜ በኋላ ብዙ ጠጥቻለሁ መሰለኝ። ወጥቶልኛል ወጥቶልኛል ስለዛ ብዙ አይደለሁ። ወታት እንዳልኩት ሽታው ይረብሸኛል እንዴት እንደሆነ አላውቅም። ግን ሽታው ይረብሸኛል። ጣሙን ብዙ ወድጄ እንትን የምለው ነገር አይደለም። ሌላው ነገር ባይሆን ቀላቅዬ ከቡና ጋር ወይም ከሌላ ነገር ጋር ምናልባት ቀላቅዬ ልጠጣው ይችል ይሆናል። ከዛ ደግሞ አንዳንድ ነገሮች ይሰሩ የለ ወተት እየጨመርክ ምናምን ከእንደዚህ አይነት ነገር ተቀላቅሎ ትንሽ ሽታውና ጣዕሙ ጠፍቶ ግን የተወሰነ ያህሉ ኖሮ አይነት ነገር ከሆነ ምናልባት እንጂ ያን ያክል ወተትን በፍቅር ከሚጠጡ ምክንያቱም በጣም በፍቅር የሚጠጡ ሰዎች አሉ። በጣም በከፍተኛ ፍቅር የሚጠጥ ሰዎች አሉ። እና ከነዛ ሰዎች መሃል አይደለሁም። ግን ደግሞ የተ የወተት ተዋጽኦ ሲባል ለምሳሌ እርጎ እርጎ እንደው ይሄ እርጎ እርጎ አይደለም የምወደው። እንደውም አንዳንድ ጊዜ እኛ ሀገር ዶሮ ወጥ ነው በጣም ተወዳጁ ምግባችን ዶሮ ወጥ ነው። እና ዶሮ ወጥ ያው በርበር የሚባል ቅመም ይገባበታል። እና የማቃጠል ስሜት አለው። የማቃጠል አይነት ጣዕም አለው። እና ያንን የመቃጠል ጣዕሙን ለመቀነስ ተብሎ እርጎ ተጨምሮ ነው የሚበላው ወይ የሚቀርበው። ማለት ነው። እና እኔ እንደዛ ሲሆን ራሱ አልወድንም። በጣም በትንሹ ነው የምወደው። ከዛ ይልቅ ፋታ የሚባል ምግብ አለ። እንደ ባህላዊ ምግብ እኛ ጋር ማለት ነው። እሱ ምንድነው? እንዴት ነው የሚሰራው መጀመሪያ ሰጎ ይሰራል። ሰጎ ማለት ሰጎ መጀመሪያ ይሰራል። ከዛ ዳቦ ይፈረፈራል። ማለት ነው። ደቦ ተፈርፍረው ከዛ ስጎ ይጨምራል። ከስጎ በኋላ እርጎ ይጨምራል። ከእርጎ በኋላ ደግሞ አስቤዛ ትንሽ እያልበሰለ ሽንኩርት፣ ቃሪያ፣ ምናምን ተደርጎ ይጨመራል። ከዛ በኋላ በጣም አሪፍ እንዲሆን ከፈለግን የተጠበሰ ዳይ ዘይት በቀላሉ የተጠበሰ እንቁላል ተጨምሮ አንድ ላይ ይበላል። ማለት ነው እና በጣም ነው የሚጣፍው። እንደዛ ሲሆን ይሄ የእርጉ የተፈጥሮ ጣሙ ብዙ አይኖርም በጣም በትንሽ ነው የሚኖረው ከእንትኑ ጋር ከበርበሬው ጋር ከሁቁሌት ጋር ስለሚጠፋፋ ያን ያክል ጣዕሙ ይሄ እንዳልኩት የተፈጥሮ አይነት ጣዕሙ ብዙ አይገኝም እና እንደዛ ሲሆን ነው የምወደው። ከዛ ባለፈ አሁን ላይ እንትን አሉ። እርጉ ሆኖ ግን በእንትን በፋብሪካም እንትን እንደሚያልፉ ማለት ነው። እንትናቸው ወጥቶ አንዳድ ነገራቸው ቀንሶ የሚመረቱ እርጎች አሉና እንደዚህ አይነት እርጎች ባይሆን እወዳለሁ። የተለየ ጣዕም የተለያዩ አይነት ፍራፍሬ ጣዕም ተደርጎባቸው የሚሰሩ ማለት ነው እና ባይሆን እነዛን እወዳለሁ። ከዛ በዘለለ አይብ ምናምን እኛ ጋር በጣም የተለመደ ስለሆነ ማለት ነው። በላችሁ አብዛኞቹ ምግቦች በጣም ክፍተኛ የሆነ ይሄ የማቃጠል ስሜት ምናምን ያላቸው ምግቦች በርበሬ የሚበዛባቸው አይነት ስለሆኑ ያንን ለዘብ ለማደግ ወይም ያንን የማቃጠል ስሜቱን ለመቀነስ እርጎም አይብም ምናምን ይቀርባል። አብሮ ማለት ነው እና እሱን እሱን እወዳለሁ። ከዛ ውጪ እንዳልኩት ነው። እንደዚህ በፍቅር የምወደው አይነት ሰው አይደለሁም።

ቅሬታዎችን እንዴት ታስተናግደለህ? በተለይ ከስራ ጋር ቤት በተያያዘ የሚነሱ አንዳንድ ቅሬታዎችን ይሄም ማለት በስራ አጋጣሚ ከማውቃቸው ወይም ደግሞ በደንበኝነት ከእኛ ጋር ከሚሰሩ አንዳንድ ደምበኞች ጋር ማንኛውም አይነት ቅሬታ ሊነሳ ይችላል። በየጊዜው ከስራው ጋር በተያያዘ ቅር ያላቸው ወይ ደግሞ ያልገባቸው እንዲስተካክላቸው የሚፈልጉት ነገር ካለ። በቀጥታ ከደንበኛ ጋር የተያዙትን ስራዎች የምሰራው እኔ ስለሆንኩኝ በቀጥታ ወደ እኔ የሚመጡትና አንዳንዶቹ መልእክት ይልካሉ አንዳንዶቹ ደግሞ በአካል ድረስ ቢሮ እየመጡ ሊያናግሩኝ ይችላሉ። እና እነዛን ቅሬታዎች ያው አንድ ደንበኛ ስራውን እንዲሰራ ሲጠየቅ። ምናልባት ድርጅቱ የራሱ የሆነ ነገሮችን የሚሰራበት ወይም ስራዎችን የሚያስተናግድበት የሚከወንበት የራሱ የሆኑ መንገዶች ያሉት ቢሆኑም። ግን ደግሞ ደንበኛው ደግሞ በተለየ ሁኔታ እንዲሰራለት የሚፈልገው የራሱ የሆነ መልክ ካለው የእሱንም ሀሳብ አንድ ላይ አድርገን የመስራት ምንም አይነት ችግር የለብንም። እና በተቻለ መጠን የኛን ሀሳብ ወይም ደግሞ በሙያ ደረጃ የምንረዳው ነገር ከደንበኛው ፍላጎትና ከደንበኛው ጋር ሀሳብ ጋር አንድ ላይ አጣምረን ለመስራት ወይም ለማሰራት ነው። የምንጥው አብዛኛው ጊዜ እና በዚህ ሂደት ላይ ደንበኛው ምንም አይነት ቅሬታ ሊሰማው ይችላል። ወይ ደግሞ ነገሮች ባሰቡት መንገድ ካልተሰሩለት ወይ ደግሞ የወጣውም የመጣው ውጤት የፈለገውን ያህል ባይሆንለት ቅሬታ ሊያቀርብ ይችላልና። ያንን ቅሬታ እንዳልኩት በተቻለ መጠን በየግዜው እንጠይቃቸዋለን በየመሃል ወይም ስራው በሂደት ላይ እንዳለህ ሀሳባቸውን እንዲሰጡን ስለሚያስቡት ነገር አስቀድሞ እንዲያሳውቁን በተቻለ መጠን እንጠይቃቸዋለን። ከዛ ባለፈ ግን ስራው ካለቀ በኋላ ምናልባት ከሆነ ቅሬታውን የ ያነሱት ያለመመለስ እድሉ በጣም ከፍተኛ ነው ምክንያቱም ስራው አልቋል ብዙ ነገሮች አልፏል። ግን ምናልባት ያለመመለስ እድሉ ወይ ያለመስተናገድ እድል ሊኖረው ከዛ ውጪ ያለው ስራው ስራው በሂደት ላይ እንደለ። ከሆነ ጥያቄዎች መነሳት የጀመሩት ግን በስነ ስርዓት ቁጭ ብለን ከደንበኛውና ከቅርብ ሀላፊዎች ጋር አብረን ያለውን ነገር ለማየት በመሃል ሊስተካከል የሚገባቸው ነገሮች ምናልባት ካሉ እነሱን አንድ ላይ እያስተካከልን ነው የምንሄደው ማለት ነው።

በመስታወት ላይ ምን ያህል ጊዜ ትቆያለህ ታያለህ? ኧረ ረጅም ለሚባል ጊዜ አላሳልፍም። አንደኛ ጊዜውም የለኝም። ያን ያክል በጥዋት እመነሳ አይነት ሰው አይደለሁምና ያን ያክል ጊዜ የለኝም። ስለዚህ እንደ ነገሩ ፀጉሬን ነካ ነካ አድርጌ የን ያክል በማልቸኩልበት ሰዓታት ጊዜያቶች ምናልባት ረዘም ያለ ጊዜ አሳልፍ ይሆናል አላቅም። እንደገናም ደግሞ ፊቴም ላይ ይሁን ፀጉሬ ላይ ብዙ ነገሮችን መቀባባ ያን ያክል ጊዜ አይወስደኝብኝም ለመዘጋጀት። ትንሽ ጊዜ አሚያወስደው ምናልባት ልብሴን ለመምራት እምለብሰውን ልብስ የምለብሰውን ጫማ ለመምራጥ ትንሽ ጊዜ የወስድብኝ ይሆናል ከዛ ባለፈ ግን ያን ያክል መስታወት ላይ ቆሜ እማሳለፍው ጊዜ ብዙ የለም። ትንሽ እሚያስቸግረኝ ፀጉሬ ስታይል ማድረግ ትንሽ ጊዜ ይወስድብኛል። ያን ያክል በቀላሉ እና በትንሹ ስታየል የሚደረግ አይነት የ ፀጉር በተፈጥሮ ፀጉሬ እንደዛ አይደለም በቀላሉ ስታይል እሚደረግ አይነት ፀጉር አይደለም ትንሽም በጣም ሀይለኛ አይደለም ግን በቀላሉ እምያዝልኝ ወይም ስታይል እሚደረግ አይነት ፀጉር ስለሆነ ያለኝ ትንሽ እሱ ጊዜ ሊወስድ ይችላል። ከዛ እንዳልኩት የምለብሰውን ልብስ ማዘጋጀት እምለብሰውን ጫማ ማድረግ ጫማ ለማዘጋጀት ካልሆነ በስተቀር ያንን ያክል ፊቷን መስታወት ፊት ቆሞ ለሆነ ያህል ጊዜ እሚይወስድብኝ አይነት ሰው አይደለሁም። ምናልባት አስር ደቂቃ ከዛም ያነሰ ጊዜ ሊሆን ይችላል። መገመት ራሴን ምመለከተው እና ደስ እሚለኝ እንደውም ከመጀመሪያው እየተዘጋጀው ካለሁ ሰዓት ይልቅ ከጨረስኩኝ በኋላ ራሴን ሙሉ ሙሉ ማየት ትልቅ በስታዋት ፊት ማየት ደስ ይለኛል እንደዛ አደርጋለሁ። ብዙ ጊዜ ለብሼ ከጨረስኩኝ በኋላ የመረጥኳቸዉን ልብሶች ለብሼ ከጨረስኩኝ በኋላ ፀጉሬን ካሰያዝኩኝ በኋላ ፊቴ ላይ እማድረጋቸው ነገሮች አንዳንድ ነገሮች ካደረኩኝ በኋላ መጨረሻ ላይ ራሴን ሙሉ በሙሉ ለማየት እሞክራለሁና። እንዳልኩት እንደዛ ካልሆነ በስተቀረ ያን ያክል ፊ መስታወት ላይ እንደዚህ በቁጥር እስከመሆኑ የምጠራውን ያህል ጊዜ እማሳለፍ አይነት ሰው አይደለም። ምናልባት አስር ደቂቃ ቢወስድብኝ ነው ከዛም በታች ሊወስድ ይችላል። አንዳንድ ቀናቶች ደግሞ አሉ ለምሳሌ ፀጉሬ ሹሩባ የተሰራ ከሆነ ምንም ስታይል መደረግ አያስፈልገውም። ተነስቶ ፊትና ገላን ታጥቦ ልብስ መቀየር ብቻ ነውና ያንያክል ጊዜ አይወስድብኝም። ስለዚህ እንደዚህ በሚሆንበት ጊዜ ከአስር ደቂቃም በታች ሊሆን ይችላል ማለት ነው። እማሳልፈው ጊዜ እና ያን ያክል ጊዜ እሚወስድብኝ አይደለም።

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ በጣም። እንደውም የሚገርመኝ ነገር ሰዎች ከቅዝቃዜ ጋር በተያያዘ ሰውነቴ ሰውነቴ ይኮማተራል መንቀሳቀስ አልችልም። ወይ ደግሞ ብዙ እንቅስቃሴ ባያደርጉ ይመርጣሉ ቅዝቃዜ የሚሆንበት ሰዓት ቤታቸው ውስጥ ረጅም ጊዜ ቢያሳልፉ። ከቤት ባይወጡ መስራት ባይሰሩ እንዲሁ እንትናቸው ላይ አልጋቸው ላይ ወጥተው ብርድ ልብሳቸውን ተከናንበው ቢቀመጡ ይመርጣሉ ሰውነታቸው ስለሚተሳሰር እና ሙቀት ስለሚፈልግ ማለት ነው። አብዛኛው ጊዜ የሚሰጡት ምክንያቱም እንደዛ ስለሆነ ለእኔ ደግሞ በተቃራኒው ነው የሚሰራው። ለምሳሌ በጣም ሀይለኛ ሙቀት በሚሆንበት ሰዓት። መስራት አልችልም ብዙ እንቅስቃሴዎችን ማድረግ አልችልም። ምክንያቱም ከመንቃት ይልቅ ሰውነቴ ያዝ ያደርጋል ይተሳሰራል። ባይተሳሰር እንኳን ግን ብዙ እንቅስቃሴ ማድረግ አልፈልግም። ይሄ ከፍተኛ በተለይ ሙቀት የምቾት የሚነሳ ሙቀት የለም። እንደዚህ አይነት ሙቀት በሚሆንበት ጊዜ ሰውነቴ እንትን አይሆንም። ንቁ አይሆንም ለስራም ለምንም ንቁ አይሆንምና። እንቅልፍ እንቅልፍ ይለኛል የሆነ ድካም ስሜትም ይሰማኛል የሆነ የመጫጫን ስሜት አለው ምናምን ነገር እና። ከዛ ይልቅ አየሩ ቀዝቀዝ ሲል የመስራት ሞራሌም ይመጣል ሰውነቴ ይነቃል አይምሮዬ ይነቃል። ትንሽ ሞቅ የሚያደርገኝ ነገር ያስፈልገኝ ይሆናል ቤቴን ሞቅ ለማድረግ እሞክራለሁ። ቡና ማፍላት ካለብኝ ቡና ወፉፍራም ነገሮች መልበስ ካለብኝ እነሱን አድርጌ ሰውነቴን ሞቅ ለማድረግና ውጪ ካለው ቅዝቃዜ ጋር ትንሽ ምሻ ሚዛን እንዲይዝ ለማድረግ እሞክራለሁ። ከዛ ባለፈ ግን። ቅዝቃዜ በጣም ምወድ ቅዝቃዜ በጣም የሚመቸኝ። እንዳልኩት ለመስራትም ቢሆን አይምሮዬ ንቁ እንዲሆን አይምሮዬ ንቁ ሆኖ እንዲቆይ ሰውነቴን እንዲ እየሆነ ዘና ነገር አይነት ስሜት እንዲሰማው። ያደርገኛል ቅዝቃዜና ከሙቀቴ ይልክ ይሄ የምናውቀው አይነት ይሄ ምቾት የሚነሳ የሚያጠወለውል የማቅለሽለሽ ስሜት። ወይ ደግሞ ድካም ድካም እንቅልፍ እንቅልፍ የማለት ስሜት የሚያመጣ አይነት ሙቀት ከዛ ይልቅ ቀዝቃዛ ያለ ነፋሻማ። በቃ ከእኔ የሚፈልግ ሙቀት ከእኔ የሚፈልግ አይሞቅም አለ ካለ ገዛ። ቤት ቤት ሞቅ ካለ ወይ ደግሞ ሞቅ ያለ ምግብ ሞቅ ያለ የሚጠጣ ነገር ቡናም ይሁን ሻይም ይሁን። ግን የሆነ ሞቅ የሚያደርግ ነገር ከእኔ አድርጌ ግን ቀዝቃዛ ያለ ነፋሱ አየሩ ሁኔታው ሁሉ ነገር ቀዝቀዝ ሲል ነው እኔ በጣም ምቾት የሚሰማኝ።

የሞባይል ዳታ ትጠቀማለሁ ወይ? አዎ ቀላል እጠቀማለሁ አሁን ራሱ በምንድነው ምሰራው ታዲያ ሞባይል ዳታ እኮ ነው። በጣም ነው የምትጠቀመው። ያው ስራ ቦታ ከሆንኩኝ ያው እንትኑ አለኝ። ዋይፋይ ማግኘት እንትኑ እድሉ አለኝ እድሉ አለ። አሁን ላይ እንደ ድሮ በርግጥ እ ዋይፋይ ብርቅ አይደለም። ድሮ በጣም ትላልቅ ሆቴሎች ላይ እ ሬስቶራንቶች ላይ ትላልቅ የሚባል ቦታዎች ላይ ነበር ዋይፋይ የሚገጠመው። አሁን ላይ ግን በየግለሰቡ ቤት ዋይፋይ አለ። ያን ያክል እ እንትን አይወስድም ጊዜ አይወስድም። ከዛ ደግሞ ሩቅ ቦታ መሄድ መንቀሳቀስ አያስፈልግም እንትን ለማግኘት። የዋይፋይ አገልግሎት ወይም የዋይፋይ አገልግሎት ለማግኘት ኢንተርኔት ለመጠቀም ሩቅ ቦታ መጓዝ እንደ ድሮ አሁን የለም። እንዳልኩት ደግሞ በግለሰብ ደረጃ ይያዛል ዋይፋይ። እና በጣም ቀላል ነው። በየ ትናንሽ ቦታዎች ላይ የግለሰቦች ቤት ቤቶች ላይ እ ከዛ ደግሞ ውድ አይደለም። ያን ያክል ዋጋውም የሚያስመርር አይደለም በጣም በተመጣ ተመጣጣኝ በሚባል ዋጋ ነው የሚያቀርቡት። እና በብዛት እሱ አለ ከዛ ውጪ ግን ያው ሞባይል ዳታ እጠቀማለሁኝ ዋይፋፍይ በማይኖርበት ሰዓት ምናምን እጠቀማለሁ። ዋይፋይ አይም የሞባይል ዳታም ቢሆን ያን ያክል ብር አይወስድም። ያን ያክል ይሄ የሚያማርር አይነት እ እንትን የለውም ውድ ነገር አይደለም። በቀላሉ በትንሽ ብር እ የምንፈልገውን አይነት እ አገልግሎት ለምንፈልገው ያህል ጊዜ መግዛት እንችላለንና ያን ያክል የተወደደ ነገር አይደለም። ስለዚህ እኔም የሞባይል ዳታ እጠቀማለሁ ዋይፋይ እጠቀማለሁ ሁሉንም ነው የምጠቀመው ከኢንተርኔት ጋር በተያያዘ ስራዎችን ለመስራት

ስማርት ፎን እጠቀማለው አው ስማርት ፎን እጠቀማለው በዚ ዘመን እኮ በጣም መሰረታዊ ነገር ሆኗል። ስማርትፎን ያው ስልኮቻችን ብዙ ነገሮቻችን ከሆኑ ቆይቷል። ይሄ ሰዎችን ከማግኘት ከመደዋወል መልእክት ከመላላክ ያለፈ በጣም በጣም ብዙ ነገሮች ሚደረግባቸው ሆኗል። ስልኮች እና በጣም መሰረታዊ ነገር ነው። በዚህ ዘመን ላለን ሰዎች ብዙ ነገራችን ነው። ስራዎችን በመደበኛነት ስራችን ምንሰራበት ነው። አዳዲስ ሰዎች ምንተዋወቅበት ነው። ያለንን አቅም ያለንን ችሎታ ወይ ደሞ ያለንን የህይወት ልምድ ለሌሎች በቀላሉ ማህበራዊ ሚዲያን በመጠቀም ሌሎች ማጋራት ምንችልበት ነው። ሌሎች በሚያጋሩበት ሰዓት ደሞ የነሱን ህይወት ልምድ አስተሳሰብ የህይወት መንገድ ያሉበትን ወይም ደሞ እያለፉበት ያለውን ህይወት። ሁሉንም ነገር መከታተል ሚያስችለን በጣም ትልቅ በዚ ዘመን ካሉ በጣም በትልቁ ምንጠቀማቸው ነገሮች እና ብዙ ሰዎች ደሞ ህይወታቸው እየቀያየሩበት ያለ መሳሪያ ነው። ብዬ ነው ማስበው። ስማርትፎን እና እኔም አለኝ። እንዳልኩት በዚህ ዘመን እንደሚኖር ሰው ብዙ ነገሮቼን ስራ ምሰራበት አብሬያቸው ከምሰራ ሰዎች ጋር ምገናኝበት በጣም ዘርፈ ብዙ ጥቅም ያለው። መሳሪያ ነውና ስማርት ፎን አለኝ። በጣም እንኳን እዛ አሁን በጣም ከ በጣም ልጅ ሆኜ ኮሌጅ ተማሪ ሆኜ ከዛን ጊዜ ጀምሮ ነው መጠቀም የጀመርኩት። እና ትንሽዬ በጣም ምታምር እንትን ነበረችኝ ስማርትፎን ነበረችኝ ወንድሜ ነበር የገዛልኝ እና ከዛ በኋላ ቀስ በቀስ በቀስ በቀስ በራሴ እንትን እያልኩኝ በራሴ እየገዛው አሁን እስከምጠቀምባት ድረስ ደርሼያለው። ማለት ነው።